በልጅነቴ የመኖሪያ ቤቴን ሄዋና ይባላል የምኖርበት ሃይማኖት ቀጠና ክልተ ቀጠና ሁለት ነው የሚባለው ቀጠና ሁለት እዛላይ ረጋ ያለ ሰፈር ነው። አሪፍ ከተማ ማለት የራያና የእንደርታና የወጀራት መሃል ላይ ስለሚገኝ። በዛላይ በተለያዩ ቋንቋዎች የትግረኛ ላዛውን ለየት ያለ የምንኖረው ቦታ ስለሆነ በተለያዩ ክብሶች የምንግባባቸው ቋንቋዎች እዛላይ ስለሚገኙ ከራያ ከእንደርታና ከወጀራት የሚገኝ ከመሃሉ ሰብሰብ ያለ ቦታ ስለሆነ። ቋንቋዎቹ በየት ያሉ ቋንቋ ወይም ለዘብ ያሉ ለዛቸው ጥሩ የሆነ መልካም የሆነ ሰፈ በሀገር ነው። ቦታውን ይሄ ሁሉ መግባቢያ ቦታ ስለሆነ እዛ ላይ ትንሽ ከገጠር ትንሽ ከተማ ናት። ቦታዋን እና እኔ የኖርኩበት ነገር ከነገሮችን ሳያያቸው ትንሽ ከገጠርም ከሁሉም ከ ከገጠር የሚባል ነገር እንደሆነ ትንሽ ከተማ ነው። ግን አብዛኛው የከብቶች እየጓዛሁኝ ነገሮች ያሳለፍኩበት ነገር ነው። ሁሌም ደግሞ ይሄንን ማስታወስ ሰው እዛ ላይ ብዙ አስተዋጽኦ ራሴ እንዲጠቅመኝ ያደረኩበት ነገር ስላለ እዛ ላይ ያሳለፍኩት አሁንም የሚያስታውሰው ነገር ስለሆነ ሁሌም ደግሞ እንደ ስንት ያህል እንደሆነ ለመገንዘብ የቻልኩትን ሁሉ አድርጊያለሁ ብዬ አምናለሁ። እና በዛ ሰዓት የተለያዩ ነገሮች የጋጥሙኝ ነበረ። በራሴ ስንት ነገሮች በስንት ነገሮች አድጊለሁ። እና አሁን ለዚህ ደረጃ መድረሴን ደግሞ አመሰግናለሁ እወደዋለሁ። ወደ ትልቅ ደረጃ መድረስ ስለምችል ስለምፈልግ ደግሞ ይሄን ለማስተካከል የቻልኩትን ሁሉ አደርጋለሁ። እና በጣም ደስ የሚል የመኖሪያ ቤት ነበረኝ እዛ ላይ ትንሽ በ በዲቅዲቃ ወይም በኦሜታ የተሰራ ቤት ነው የነበረብኝ። እዛ ላይበ። በምንቀመጠው ሰዓት ደስ የሚል ኑሮ ነበረን ማለት ነው

በእግዚአብሔር ሁሉንም ቦታ መሄድ እችላለሁ ማለት እንደዚህ ነው ለማለት የሚያስቸግር ነገር አለው ምን መሰለህ እኔ መንገድ ላይ ሲሄድ ቅርብ ይሁን ሩቅ በመሄድ ምንም አይደክመኝም ሲሄድም ደክሞኛል አይደለም ከሰዎች ከተለያዩ ቦታዎች ወደ ገጠር ወጥቻለሁ የተለያየ ከረን የሆነ ቦታ መኪና የማይመች ቦታዎች ሂጀ ነበረ በዛ ሰዓት ላይ የነበረኝ የመንገድ ጉዞ ራሴን እንዳበረታና ጠንካራ እንደሆንኩኝ እንዲሰማኝ አድርጎኛል ዛሬ የሄድኩበት ሰዓት ምን ያህል ትልቅና ቦታዎችን መሄድ እንደምችል አሳይቻለሁ እና ምን ያህል ኪሌሜትር መሄድ ትችላለህ የሚለው መልስ ለመመለስ እስከ 20 ኪሎ ሜትር የሚሆን በአንድ ቀን ማለት ነው መሄድ እችላለሁ ከዛም በላይ ሊሆን ይችላል። ከሃያ በላይ ኬሎ ሜትር መሄድ እችላለሁ። እስከ ሰላሳ ኪሎ ሜትር ያለውን በተለያዩ ቦታዎች ጠበል ለመታጠብ ወደ ገጠሩ ስወጣ በእግሬን ከእናቴ ጋር ከወንድሞች እና እህቶች ጋር ሁኜ የሄድኩበትን የቅርብ ትውስታየ ነው። እዛ ላይ ስሄድ ብዙ አጋጣሚዎች ያጋጥሙብሃል። መንገድ ላይ በጣም ጥሩ አይደለም። ነገሮችን ያልተስተካከሉ ነገሮች በምታይበት ሰዓት ነገሮችን እንዳታያቸው የሚያደርግ ወቅቶች በተለያዩ ነገሮች ትገነዘባለህ። በዛ ሰዓት የሚያጋጥሙ ነገሮችም እንደ መልካምነት በማየት ነገሮችን ለማወቅ የቻልከውን ሁሉን ታደርጋለህ። በዛ ሰዓት ላይ ስንት ያህል ጠቃሚ እንደሆነ አንተ ላይ በመንገድ ላይ የተጓዝክበት በምትሄድበት ሰዓት የምትጠቀመው ጥቅም እና ስንት ያህል ጠቀሜታ እንደምታገኝ የምታውቁባት ቦታም ስለሆነ ጭምር እና የሚሄድባቸው ቦታዎች በጣም ትልቅ ትልቅ ቦታዎች የሚባሉ ቦታዎች ሂጄ ነበረ በዛ ሰዓት ግን ምንም ድካም እንደተለያዩ ሰዎች ከእሳቸው በላይ መሄድ እንደምንችል ግን አረጋግጫለሁ። መንገድ ላይም የሆነ ስራም ቢኖር ከበድ ያለ ነገር ስራ ባገኝ እሱም ማድረግ እንደምችል አቅሞቼን ከሚጠብቀኝ በላይ ስራ እንደሆንኩኝ ስለሚሰማኝ እኔን ለራሴ የቻልኩትን ሁሉ እያረኩኝ ትልቅ ቦታ ማየት እንደምችል ደግሞ ታዝቤያለሁ ነው ማለት ነው። እና ይሄንን ማድረጌ ጥሩ ነው።